የመውደው የቀን ሰዓት እኔ ጠዋት ነው ጠዋት ብዙ ጊዜ አዲስ የስራ መንፈስ ስለሚያሳየኝ እና የጥሩ መነቃቃትን ስለሚፈጥርልኝ የቀኑ። ቀን ጠዋት ከአሥራ ሁለት ሰዓት እስከ ሶስት ሰዓት ያለው የስራ ሰዓት። በጣም ደስ ይለኛል ስለዚህ ጠዋት የስራ ሰዓትን በአግባቡ ውጤታማ የሆነ ስራ ለመስራት ስለሚያግዝ እና ስለሚጠቅም። የጠዋት ፀሀይም ጥሩም ሙቀትም ስለምትሰጥና የተመጣጠነ የሙቀት ሀይል ስላላት ብዙም አስቸጋሪ የሆነ ሙቀት ስለሌለው የጧት። የቀኑ ጧት በጣም ይመቸኛል ደስ ይለኛል ጠዋት በጣም አሪፍ እና ተወዳጅ ሰዓት ነው። ውጤታማ ስራ ለመስራትም የሚያግዝ ሰዓት ነው። ምክንያቱም አየሩና የፀሀይ ሙቀቱ ተመጣጣኝ ስለሆነ ስራዎችን በቀላሉ በውጤታማነት መልኩ ለመስራት ስለሚያግስ። ጠዋት በጣም አሪፍ

የማስታውስ መምህር የታሪክ አስተማሪ ሲሆን ታሪክን በአግባቡና በተዋቀረ መልኩ የሚያስተላልፍ እና በቀላሉ ምሳሌዎችን በመጥቀስ የሚያስተምረን መምህር ስለሆነ የታሪክ መምህር በጣም አስታውሰዋለሁ የታሪክ መምህር። በርካታ የሆኑ ታሪኮችን ሀገራዊ ታሪኮችን አለም አቀፋዊ የሆኑ ታሪኮችን አጉራ የሆኑ ታሪኮችን በሚገባ የሚያስረዳና እውቀትን የሚያስገብይ መምህር ስለሆነ በጣም ተወዳጅና በጣም አሪፍ መምህር ነበር። ስለዚህ የታሪክ አስተማሪ በጣም ከምወዳቸውና እውቀትን በጥሩ አይነት መልኩ ከሚያስተላልፉልኝና የእውቀት ከበታን ከምገበይባቸው ታሪክ እንዳውቅ ከ ሚረዱ ከረዱኝ የአስተማሪዎች መካከል የታሪክ መምህሬ ነው። ስለዚህ የታሪክ መምህር በጣም አስታውሰዋለሁ